በእጅ የሚሰራ ስራ እሰራለሁ። ብዙም ጊዜ አብዛኛው ስራዬም ያው በእጅ የሚሰራ ነው። ሌላ በምንም ሊሰራ ስለማይችል ያው ያው በእጄ የሚሰራ ስራ እሰራለሁ። በብዙ ጊዜ በእጄ ነው የምሰራው። እና ሊሰራው የሚችል እጄ ስላሉ በእጄ እሰራለሁ በእጄ መስራት እመርጣለሁም በእጄም ብሰራ ደስ ይለኛል